አዎ በተፈጥሮ መራመድ ደስ ይለኛል ተፈጥሮ ድንቅ ነው። ተፈጥሮ ተስፋ ይሰጥሃል ተፈጥሮ ስለ ፍጥረታትን እንድትገነዘብ ይረዳሃል። ስለዚህ ተፈጥሮ በጣም ነው ደስ የሚለኝ በጣም እወደዋለሁኝ። ስለዚህ በተለይ ወጣ ብዬ የተፈጥሮ እያደነቅኩኝ መራመድ ደስ ይለኛል

አዎ የተለያዩ አጫጭር ስልጠናዎችን እወስዳለሁ። ምክንያቱም ከስልጠና የሚገኙ ነገሮች አሉ። ራሴን ለማብቃት እንዲሁም የነበረኝን ሙያ ለመሻሻል። አጫጭር ስልጠናዎችን ወስጄ አውቃለሁኝ። ምክንያቱም የተሻለ ስራ ለመፈ ለመፈጸም ዘመኑ የሚጠይቀው ስልጠናዎችን አጫጭር ስልጠናዎችን መውሰድ ተገቢ ነው ብዬ አምናለሁ

መዋቢያ ብዙ ጊዜ አልጠቀምም። ዝም ብሎ ቀለል ያለ ቅባት ሰውነቴ እንዳይደርቅ ልጠቀም እችላለሁኝ። ከዚህ ውጪ ግን ብዙ ቅባት ብዙ መዋቢያ የምጠቀም ሰው አይደለሁም። ምክንያቱም እኔ ለውበት ይሄን ያህል ትኩረት የምሰጥ አይደለሁም። ነገር ግን ሰውነቴ በንጽህና መጠበቅና ድርቀት እንዳያጋጥመኝም የተወሰነ ቅባት ልጠቀም እችላለሁ ይሄም ከተለያየ ከፀሀይ እና ከንፋስ ሊከላከልልኝ ይችላል።

ሰብሰባም አድርጎ በሳምንት አንድ ጊዜ ነው የሚሆነው ኖርማል የሚደረገው ሰው ሰባ ማለቴ ነው። ነገር ግን በመሃል አስፈላጊ ከሆነ በመሃል የሚደረግ ሰብሰባዎችም አሉ። ነገር ግን እንደማን እንደ ብዙ ጊዜ የተለመደው በሳምንት አንድ ጊዜ የሳምንቱ ሰብሰባ የሳምንቱ ግምገማ ማድረግ እና ተሰብስበን መወያየት ነው የሚሆነው ማለት ነው

በልጅነቴ የምወደው ጨዋታ ኳስ ነው ኳስ ጨዋታ መጫወት ደስ ይለኛል በጣምም አይደክመኝም ነበር ብዙ ጊዜ እጫወታለሁኝ እና የምወደው ጨዋታ በልጅነቴ እንዳልኩት ኳስ ነው። ዝም ትዝታዎች አሉኝ የልጅነት የኳስ ጨዋታ ብዙ ትዝታዎች አሉኝ የእግር መመታት አለ መቁሰል አለ መውደቅ አለ ብዙ ነገሮችን ትዝታዎችን አሉ የልጅነት የኳስ ጨዋታ

አዎ ቡና መፍጨት አውቃለሁ ፈጭቼም አውቃለሁ። ስለዚህ የቡና መፍጫ ማሽን አለኝ ቡና የሚፈጨው በቡና መፍጫ ማሽኑ ነው። መጠኑን በትክክል አድርጌ ለሚጠጣ ቡና እንዲሆን አድርጌ መፍጨት እችላለሁኝ። ብዙ ችግር የለብኝም ስለዚህ ቡና መፍጨት እችላለሁኝ ማለት ይቻላል

እንደ ምግብ አይነቱ ይለያያል አንዳንድ ምግብ በሹኳ የሚመገቡበት ሁኔታ አለ ለምሳሌ እንደ ፓስታ ሞኮረኒ የመሳሰሉት ማለት ነው። እንዲሁ በአትክልቴ ከሆነ ነገር ግን ደግሞ በእጄ የምነገብበት የምግብ አይነትም አለ። ለምሳሌ በኢትዮጵያ እንጀራ በእጃችን እየተጠቀለልን የምንመገበው የምግብ አይነት ነው። ስለዚህ በሁለቱም መጠቀም እችላለሁኝ ማለት ነው

ድንጋይ አልሰበስብም ምክንያቱም ምንም ጥቅም የለው ነገር ድንጋይ የምሰበስብበት ምክንያት የለኝም። ድንጋይ የምሰበሰበው ወይ ድንጋይ የሚጠራቀመው ለግንብ አስፈላጊነት ሆኖ ሲገኝ ነው ነገር ግን ዝም ብዬ እኔ ግንበኛ ስላልሆንኩኝ ድንጋይ የምሰበስብበት ሂደት የለም።

አዎ አንዳንዴ አንዳንድ መለስተኛ ጥገና ተደርጎባቸው የሚሰሩ እቃዎች ካሉ ጥገና ነገር አድርጌ ለጥቅም ላይ አውላቸው እችላለሁኝ። ለምሳሌ የተቀደደ ልብስ ካለ ሰፍቼም ቢሆን ለጥቅም አውለዋለሁኝ ማለት ነው። ሌላም ተሰብሮ የነበረ ተጠግኖ ለጥቅም የማውልበት ሁኔታ አለ።

ሰዎችን የማስተዋውቀው ስማቸውን ጠቀሼ ነው እገሌ ይባላል ይሄ እገሌ ይባላል ጓደኛዬ ነው ብዬ አስተዋውቃቸዋለሁ። እንዲሁም ቤተሰቤ ከሆነ ይሄ እገሌ ይባላል የኔ ቤተሰብ ነው። ወይ ልጄ ነው ባለቤቴ ናት። እንዲሁም ወላጅ አባቴ እና ሌሎችም ብዬ ማስተዋወቅ እችላለሁኝ። ስለዚህ ማስተዋወቅ የምችለው እንደዚህ አይነት እንደዚህ አድርጌ ነው ማለት ነው

ቤቴ የማስዉበው በተለያየ ፈሀኛ እንዲሁም ቀለማትን ገዝቼ ነው ለምሳሌ ገና ሲሆን የገና ዛፍ አድርጎ መስቀል ሲሆን ደግሞ የተለያየ አበባዎችን በግድግዳ ላይ እና በበር ላይ በማሰር የተለያየ ውበት እንዲኖረው አደርጋለሁ። በተለይ በበዓላት ቀን ማለት ነው። በበዓላት ቀን የተለያየ ማጌጥ ጌጣ ጌጦችን ጨማምሮ አስውባቸዋለሁ ማለት ነው።

አዎ የድሮ ፎቶዎችን ይዛቸዋለሁኝ ምክንያቱም የድሮ ፎቶዎቼ በጣም ትዝታ የሚቀሰቅሱልኝ ናቸው የልጅነት ፎቶ እንዲሁም አብሮ አደጎች አብሮ የተነሳናቸው ፎቶ። የስራ ባልደረቦቼ የድሮ የስራ ባልደረቦቼ አብሮ የተነሳናቸው ፎቶ እና ሌሎችን የድሮ ፎቶዎቼ እይዛቸዋለሁ አልጥላቸውም ማለት ነው

የገና በዓል ደስ ይለኛል የገና በዓል በጣም ደስ የሚል ድባብ አለው። ጥርም የሚገባበት ጊዜ ሰርግ እና እንዲሁም የተለያዩ የበዓላትን ያሉበት ጊዜም እንደመሆኑ መጠን የገና በዓል ልዩ የሆነ ትዝታለ አለው። ስራም ብዙ የማይበዛበት ወቅትም ነው ማለት ይቻላል። ስለዚህ የገና በዓል በጣም ነው የማከብረው የምወደውም።

በሚመጣው ቅዳሜና እሁድ ማድረግ ያቀድኩት አንደኛ ጓደኞቼ ጋር ማየት ነው ጓደኞቼ እጠይቃለሁኝ ከዛም እረፍት አደርጋለሁኝ። ሌሎች የሚነበቡ መጽሐፍቶችም አሉኝ እነሱም አነባለሁ። እና አንዳንድ በማህበራዊ ሚዲያ የሚተላለፉ ፕሮግራሞችንም እከታተላለሁኝ። ስለዚህ ቢዚ ነኝ ማለት እችላለሁኝ። በዚህ እሁድ እና ቅዳሜ ራሴን በተለያየ ፕሮግራሞች ቢዚ አድርጌያለሁ ማለት ይቻላል።

አዎ መተግበሪያዎችን አውርዳለሁኝ ምክንያቱም ስማርት ፎን ነው ያለኝ ስማርት ስልክ ነው ያለኝ ስማርት ስልክ ደግሞ መተግበሪያዎችን ማውረድ ግድ ነው የሚሆነው ማለት ነው ምክንያቱም ሁሉ ነገር በመተግበሪያ ነው የሚሰራው ማለት ነው ስለዚህ መተግበሪያዎችን አወርዳለሁኝ እጠቀምባቸዋለሁኝ በተለይ የተለያዩ ለትርጉም እንዲሁም ለሙዚቃ ማውረድ ለተለያየ ነገሮችን ይጠቁምኛል።

ውሃ መምጣት። እችላለሁኝ ምክንያቱም እኛ ስፈር ውሃ ከሌለ ከሌላ ቦታ በጀሪካን አድርገህ ወይ በሌላ ነገር ውሃ ማምጣት ይቻላል። ስለዚህ ውሃ ማምጣት እችላለሁ። አምጥቼም አውቃለሁኝ ከራቅ ባለ አከባቢዊ ሄጄ በጀሪካን ሄዤ መጥቼ አውቃለሁኝ ስለዚህ ውሃ ማምጣት አውቃለሁ።

በደቆይ መፍጨት አላውቅም ደቆይ አካባቢያችን ላይ ዶቄ ብዙም አይታወቅም ስለዚህ እኔም ዶቄ በዶቄ መፍጨት። አላውቅም እንዴት እንደሚደረገውም ብዙ እውቀቱ የለኝም። ምናልባት ወደ ገጠር አካባቢ ዶቄ አለ ይመስለኛል። እዛ ካልሆነ በስተቀር እኔ ግን አላውቅም።

እኔ የምጽፈው በብእር ነው። ብዙ ጊዜ የምሰራውም ስራ ላይ በብእር ነው የምጽፈው። ነገር ግን አንዳንዴ በእርሳስ የሚጻፉ ነገሮችም ይኖራሉ ነው ማስታወሻ የሆኑ ነገሮች በእርሳስ ሊጻፍ ይችላል። በዋነኝነት ግን የምጽፈው በብእር ነው።

አዎ አዳዲስ ግንኙነቶችን እፈጥራለሁ ምክንያቱም በዚህ ዘመን አዳዲስ ግንኙነት ካልተፈጠረ በአንድ ስራ ላይ መኖር ከባድ ነው የሚሆነው። ስለዚህ እኔም በመስመር ላይ ስራ ይሁን ሌሎች ስራዎችን አዳዲስ ግንኙነቶችን እፈጥራለሁኝ፤ ከዛም ገቢዬን የሚያሳድገው የሚያሳድግልኝን መንገድ እከተላለው።

አዎ ከደንበኞች ጋር እሰራለሁ፤ ምክንያቱም ደንበኞች የተለያዩ ጥያቄዎችን ሊነራቸው ይችላ፤ ስለዚህ ቅርብ በሆነ ከደንበኞች ጋር ተቀራርቤ ነው የምሰራው ማለት ነው። ካልሆነ ግን ከደንበኞች አብረህ ካልሰራህ ደንበኝነታችን ሊቀጥል አይችል፤ ደንበኞቻችን ጋር ያለ ግንኙነት በጣም ጥብቅ የሆነ ነው። በግንባታ ላይ የተመሰረተና ሀሳብ በመቀበል እንዲሁም ችግሮችን በማረም ላይ የተመሰረተ ነው የሚሆነው ማለት ነው።

አዎ የክላውድ መከመቻ እጠቀማለው ምክንያቱም የክላውድ መከበቻ የተሻለ ደህነት የሚጠበቅና የተሻለ ለአደጋም ያልተጋለጠ ነው። በስልክ ላይ የሚያዝ። የመረጃ ማስቀመጥ ምናልባት ለአደጋ የተጋለጠ ሊሆን ይችላል ሲጠፋ አውሮ የሚጠፋ ነው የሚሆነው ማለት ነው። ስለዚህ በክላውድ መከመቻ ተመራጭና ጠቃሚ ነው ብዬ ስለማስብ። የክላውድ መቀመጫ እጠቀማለሁ

ማታ የምሰማው ድምጽ ብዙ ጊዜ የመኪና ድምጽ ነ፤ እንዲሁም የውሻ ድምጽም አልፋ አልፎ ይሰማል፤ ስለዚህ ብዙ ጊዜ መኪኖች ለሚንቀሳቀሱ በተለይ ወደ ማታ አካባቢና አዎ እንዲሁም ወደ ንጋት አካባቢ አስራ አንድ ሰዓት አካባቢ ብዙ የመኪና ድምፆችን ይሰማል እና እኔ የምሰማው እነዚህ ድምጾች ነው።

አዎ በፍጥነት መተየብ እችላለሁ ወይ? ምክንያቱም እኔ የኮምፒውተር ባልሙያ ነኝ በፍጥነትም መተየብ እችላለሁኝ ማለት ነው። ስለዚህ ብዙም ለመተየብ የሚቸገር ሰው አይደለሁም። እና ብዙ ጽሁፎችም በስራዬ ምክንያት ይሰጡኛል እነሱም ለመተየብ የተወሰነ ጊዜ ነው የሚያስፈልገኝ። ስለዚህ በፍጥነት መተየብ እችላለሁ ወይ ብዬ ማስቀመጥ እችላለሁ

ቤተሰብ ብዙ ጊዜ በአመት አንዴ ነው የሚሰባሰበው ለዛውም የዘመን መለወጫ ጊዜ የሚሰባሰብበት ሂደት አለ። ከዚህ ውጪ ግን በተለያዩ በመሃል ለሚደረጉ በተለይ በበጋ በጥር ወቅት ሰርግ ሲኖርና አንዳንድ የሚያሰባስቡን ነበረች ሲኖሩ እንሰባሰባለን። ከዚህ ውጪ በቤተሰብ ደረጃ የምንሰባሰበው በዘመን መለወጫ ጊዜ ነው ማለት ነው።

አዎ ልብሶቼ በስርዓት የተቀመጡ ናቸው። በስርዓትም አጥፌ ተኩሼና ታጥበው በስነ ስርዓት የሚቀመጡ ናቸው። እንዲሁም ተሰቅለው የሚቀመጡ ከሆነም በቁም ሳጥን ተሰቅለው የሚቀመጡ በስርዓት የሚቀመጡ ናቸው። እና በንጽህና ተቀምጠው ለስራ ዝግጁ እንዲሆኑ የተደረጉ ናቸው።

እውነታዊ አስተያየት እቀበላለሁኝ፤ ተቀብዬም አውቃለሁ ምክንያቱም አዎንታዊ አስተያየት ማለት ስራዬን የሚያበረታታ የሰራሁትን ስራ እውቅና የሚሰጥ ስለሆነ ወይ ደግሞ መታረም ያለባቸውም እንዳርም የሚያግዘኝ ስለሆነ በትክክል ነው የምቀበለው ከዚህ በፊትም ተቀብዬ አውቃለሁ።

አዎ ኮከቦችን መመልከት እወዳለው ምክንያት ኮከቦችን ስትመለከት ተፈጥሮን በጣም ታደንቃለህ ኮኮቦችን ማታ ነው ማየት የምትችለው በማታ በጨለማ ነው ኮኮቦች የሚታየው እና ውጭ ወጥተህ ወደ ሰማይ አንጋጠህ ስታይ ልዩ የሆነ ድምቀት ይሰጡታል ለዚህም ትደለቃለህ ተፈጥሮንም ታደንቃለህ ማለት ነው።

ለኔ የሚያስታውሰው ልዩ በዓል የምለው ዘመን መለወጫ ነው ምክንያቱም ዘመን መለወጫ ከቤተሰቦች ጋር የምንገናኝበት ጊዜ ነው ያ ደግሞ ብዙ ትውስታዎችን ያስቀርልኛል ስለዚህ ብዙ ጊዜ ልዩ አድርጌ የሚይዘውና የማስታውሰው የዘመነ መለወጫ በዓል ነው።

እንዲሁም ወደ ማታ አካባቢ ሸርባ መውሰድ ተገቢ ነው ብዬ አስባለሁ፤ ለዚህ ለከቅዝቃዜ ራስን ለመጠበቅ እንዲሁም አንዳንድ የመስተንፈስ ሰዓት ስርዓት ስርዓት ችግሮች እንዳይንሩ በሸርባ መካከል ተገቢ ነው ብዬ አምናለሁ።